ኢሜል ዛሬ በስራ በትምህርትና በንግድ አለም ውስጥ አስፈላጊ የመገናኛ መንገድ መሆኑን አውቃለሁ። ሰዎች በየቀኑ መረጃ ለመላክና ስራ ለመከታተል እንዲሁም ውሳኔ ለመወሰን ኢሜል ይጠቀማሉ። እኔ የምልካቸው ኢሜሎች በተለያዩ አይነቶች ይከፈላሉ። እያንዳንዳቸው የስራ ጉዳይ ናቸው። አንዳንዶቹ የመረጃ ጥያቄ ወይም መልስ ናቸው። ሌሎች ደግሞ የንግድ ወይም የትምህርት ኢሜሎች ናቸው። በመደበኛነት በቀን ውስጥ እኔ ከአምስት እስከ አስራ አምስት ኢሜል መላክ እችላለሁ። አንዳንዴ አንዳንዴ ቀንና ስራ በሚበዛበት ጊዜ ይህ ቁጥር ሊጨምር ይችላል ወይም ደግሞ ስራ በማይኖርበት ጊዜ ደግሞ ሊቀንስ ይችላል። እና ሌሎች ቀናት ደግሞ ግን አነስተኛም ሊሆን ይችላል ማለት ነው። ብዙ የኢሜል መላክ ብቻ አይደለም በትክክል ማስተዳደር አስፈላጊ ነው። እኔ ኢሜሎችን አጭር አጭር እና ግልጽ በዋና ጉዳይ የተመረኮዘ እንዲሆኑና እጥራለሁ። ይህ ጊዜ ይህ ጊዜን ይቆጥብልኛል ውጤቴንም ያሻሽልልኛል ብዬ አስባለሁ። ኢሜል መላክ ፈጣን ነው ማስረጃ ይቀርባል። ይቀርበዋል መረጃ ለብዙ ሰዎች በአንድ ጊዜ ማድረስ ይቻላል። ስለዚህ በቀን ብዙ ኢሜል መላክ የስራ ፍላጎትን ያሳያል ብዬ አስባለሁ። ነገር ግን ከመጠን በላይ ኢሜል መላክ ትኩረት መበታተን ሊያመጣ ይችላል። ስለዚህ አስፈላጊ የሆኑ ብቻ መላክና ያልተጠበቁትን መቀነስ አስፈላጊ ነው ብዬ አስባለሁ። በአጠቃላይ በቀን የምልካቸው ኢሜል ኢሜሎች ቁጥር ከስራዬ አይነት ጋር የተያያዘ ነው። በመደበኛ ሁኔታ ከአምስት ከአስራ አምስት ኢሜል እልካለሁ። ነገር ግን ጥራት ከቁጥር በላይ እንዲሆን እጥራለሁ። ጥሩ ኢሜል መላክ ውጤታማነት ግንኙነት ውጤታማን ግንኙነት ያመጣል ብዬ አስባለሁ።

እኔ በአንድ ጊዜ ብዙ ስራ ማስተናገድ እችላለሁ ግን ያ የተደራጀ መንገድ ካለ ብቻ ነው። ብዙ ስራዎችን ማስተናገድ የሚችል መጀመሪያ ስራዎችን በቅደም ተከተል እመድባለሁ ከዛ አስፈላጊና አስቸኳይ የሆኑትን መጀመሪያ ፈጽማለሁ ቀሪዎችን ግን በጊዜ እየተቆጣጠርኩ እሰራለሁ ማለት ነው። በአንድ ጊዜ ብዙ ስራ ማስተናገድ። የጊዜ ቆጠራን ቆጠራ ነው ያሻሽላል አንድ ሰው በትክክል ካስተዳደረ በአጭር ጊዜ ብዙ ውጤት ሊያገኝ ይችላል ብዬ አስባለሁ። በተጨማሪም ይህ ችሎታ በስራ ቦታ ውስጥ ወዳጅነትን ያመጣል ብዬ አስባለሁ። ነገር ግን በአንድ ጊዜ ብዙ ስራ መስራት ከመጠን በላይ ከሆነ ድካምና ስህተትን ያመጣል። ትኩረትን ይበታትናል የስራ ጥራትንም ሊቀንስ ይችላል። ስለዚህ ሁሉንም በአንድ ጊዜ ለማድረግ መሞከር አይመከርም ማለት ነው። እኔ የምመርጠው መንገድ ስራዎችን በክፍል በክፍል ማከናወን ነው። በአንድ ጊዜ አንድ ስራ ላይ ትኩረት እሰጣለሁ። ሌሎች ግን በእቅድ ሌሎችን በእቅድ እመራለሁ ይህ ውጤቴን ያሻሽላ ይሻሽላል ጭንቀትን ይቀንሳል ብዬ አስባለሁ። በአጠቃላይ በአንድ ጊዜ ብዙ ስራ ማስተናገድ እችላለሁ ግን በጥበብና በዝግጅት ብቻ ነው። ጥራት ከብዛት በላይ ማስቀመጥ እና ጊዜን በትክክል መቆጣጠር እና ድካም መቆጣጠር ውጤታማ የስራ ህይወት እንዲኖረኝ አድርጓል። ማለት ነው።

እሺ ዛሬ ላይ ስልክ የለት ለት ህይወታችን አካል ሆኗል ለመገናኛ ለትምህርት ለስራ ለስራና ለመዝናኛ እጠቀምበታለሁ። እኔ ስልኬን ለተለያዩ ነገሮች እጠቀማለሁ ለጥሪና ለመልክት ለኢንተርኔት ፈለጋ ለማህበራዊ ሚዲያ እንደዚሁም ለመማር እና ስራ ለመከታተል ነው የምጠቀመው እነዚህ ሁሉ በአጠቃላይ የምጠቀምባች የምጠቀመውም ሰዓትን ይጨምራል ማለት ነው። በመደበኛ ከቀን እኔ ከሶስት ከስድስት ሰዓት ያህል ስልክ እጠቀማለሁ። አንዳንድ ቀን ስራ ወይም ትምህርት በሚበዛበት ጊዜ ይህንን ሰዓት ሊጨምር ይችላል ነገር ግን ያለምክንያት ለመጠቀም ለመቀነስ እጥራለሁ ስልክ መጠቀም ብዙ ጥቅሞች አሉት። መረጃ መፍጠጥ ለማግኘት ከሩቅ ሰው ጋር ለመገናኘት ትምህርት መማር እና ስራ ፈጽመ ለመፈጸም ያስችላል በትክክል ካልተጠቀምኩት ስልክ በትክክል ከተጠቀም ከተጠቀምኩት ስልክ ጊዜን ይቆጥብልኛል። ነገር ግን ከመጠን በላይ ስልክ መጠቀም ያን ድካም የእንቅልፍ ችግር የትኩረት መቀነስ እና ማህበራዊ ወድቀትን ሊያመጣ ይችላል ብዬ አስባለሁ። ስለዚህ ስልክን በመጠን መጠቀም አስፈላጊ ነው ብዬ አስባለሁ። እኔ የምከተለው መንገድ የስልክ ጊዜን መቆጣጠር ነው። ለእያንዳንዱ አጠቃቀሜ የተወሰነ ጊዜ እመድባለሁ አስፈላጊ ያልሆኑ መተግበሪያዎችንም እቀንሳለሁ። ይህ ህይወቴን እንዲመጣጠን ያደርግልኛል በአጠቃላይ በቀን ውስጥ እስከ ሶስት እስከ ስድስት ሰዓት ያህል ስልክ እጠቀማለሁ። ግን ጥቅሙን አጠናክራለሁ ጉዳቱን ጉዳቱን ደግሞ ለመቀነስ እጥራለሁ። ስልክ ጠቃሚ መሳሪያ ነው ብዬ የማስብ ሰው ነኝ ነገር ግን እኛ እንጂ ስልክ እንዲቆጣጠረን አይገባም።

እኔ ድንጋይ እሰበስባለሁ ስራ በተወሰነ ጊዜ እያደረኩ ነው። በጉዞ ጊዜ ወይም በተፈጥሮ ቦታዎች ሲገኝ በተለያዩ ቅርጽ ያላቸው ድንጋዮችን እሰበስባለሁ። እያንዳንዱ ድንጋይ ከየት እንደመጣ መዘግባለሁ። የታሪካዊና ትምህርታዊ እሴት ይጨምራል ብዬ ስለማስብ ድንጋይ መሰብሰብ ትዕግስትና ትኩረትን ያበረታታል። እንዲሁም ስለ መሬት ሳይንስ ስለተፈጥሮና ስለ ታሪክ እውቀትን ያሳድጋል። ለተማሪዎች በተለይ ይህ ልምድ የትምህርት መሳሪያ ሊሆን ይችላል። ነገር ግን ድንጋይ ሲሰበሰብ ህጋዊና አካባቢያዊ ጉዳዮችን መከተል ያስፈልጋል። ከተከ ከተከለ ከተከለከሉ ቦታዎች ወይም ከተፈጥሮ መጠበቂያዎች ድንጋይ መውሰድ አይፈቀድም። ተፈጥሮን መንከባከብ አስፈላጊ ስለሆነ እኔ ድንጋይ ስሰበስብ እንደ መዝናኛ ብቻ ሳይሆን እንደመማር እንደመማሪያ መንገድ እመለከታለሁ። እያንዳንዱ ድንጋይ የራሱ ታሪክ አለው ያ ታሪክም ስለ ምድር ብዙ ነገር ያስተምረኛል። በመጨረሻ ድንጋይ ስብሰብ ስሰበስብ ማድረግ ድንጋይ መሰብሰብ የሚያዝናናኝ የሚያስተምረኝ እና ከተፈጥሮ ጋር የሚያቀራርብ። እንቅስቃሴ ነው ብዬ ስለማስብ በትክክልና በሃላፊነት ከተከናወነ ለግል እድገትና ለትምህርት ታላቅ ጥቅም አለው ብዬ አስባለሁ

እኔ ስጦታ መስጠት በጣም እወዳለሁ። ሌላ ሰው በስጦታ ሲደሰት ማየት ለኔ ደስታን ስለሚያመጣልኝ ከውድ ዋጋ ይልቅ ለሰውዬ የሚጠቅም ወይም የሚያስደስት ነገር መምረጥ እመርጣለሁ። እኔ በብዛት ምመርጣቸው ስጦታዎች መጽሐፍ የእጅ ስራ ነገሮች የመዝገብ ወይም የማስታወሻ ነገሮች ናቸው አንዳንድ ጊዜ ደግሞ ጊዜን መስጠት ነው። ጊዜን መስጠት ከስጦታ ሁሉ በላይ ስጦታ ነው። መረዳት ወይም መደገፍ ከንብረት ስጦታ ይበልጣል ብዬ አስባለሁ ስጦታ መስጠት ግንኙነትን ያጠናክራል ፍቅርን ያበዛልና መተማመንን ያበረታታል። ለቤተሰብ በጓደኞችና በስራ ቦታ ውስጥ ደስ የሚል አየር ይፈጥራል ብዬ አስባለሁ። ነገር ግን ስጦታ መስጠት በመጠን መሆን በመጠን መሆን አለበት ከአቅም በላይ መስጠት ጫና ሊፈጥር ይችላል። ስለዚህ በእውቀትና በፍቅር መስጠት ይመከራል። በአጠቃላይ ስጦታ መስጠት እወዳለሁ ምክንያቱም ሌሎች ማስደሰት የራሴን ደስታ ይበረታታል። ስጦታ ትንሽ ቢሆን በፍቅር ከተሰጠ ትልቅ ተጽዕኖ አለው ብዬ አስባለሁ።

ማሰላሰል ማለት አይምሮን ማረፍ ወይም ትኩረት በአንድ ነገር ላይ መሰብሰብና ሀሳቦችን ያለፍርድ መመልከት ነው። እኔ ማሰላሰል በቀላል መንገድ እጀምራለሁ። በረጅም ጊዜ አይደለም በቀን ከአስር እስከ ሃያ ደቂቃ ብቻ እቀመጣለሁ። ዝም ያለ ቦታ እመርጣለሁ፣ እስትንፋሴን እከታተላለሁና ቢበተኑም በቀስታ ወደ ትኩረት እመልሳቸዋለሁ ማሰላሰል ብዙ ጥቅሞች አሉት። ጭንቀት ይቀንሳል፣ ትኩረትን ያበረታታል፣ የስሜት መቆጣጠርን ያሻሽላል፣ እንደዚሁም ውሳኔ መወሰንና ፈጠራ እንዲጨምር ይረዳል። መጀመሪያ ሲጀመር ማሰላሰል ቀላል አይመስልም። አይምሮ በፍጥነት ይበታተናል፣ ጸጥታ ለማግኘት ጊዜ ይወስዳል፣ ነገር ግን በትዕግስትና በመቀጠል ይሄ ችግር ይቀንሳል ብዬ አስባለሁ። እኔ ማሰላሰል እንደ እለታዊ ልምድ እመለከተዋለሁ። በቀን ውስጥ መጀመሪያ ወይም መጨረሻ ማድረግ አእምሮዬን ያዘጋጃልና ሰላም ይሰጠኛል። በአጠቃላይ ማሰላሰል እያደረኩ ነው። ምክንያቱም ራሴን ማወቅ፣ ጭንቀትን ለመቀነስ፣ እና ህይወቴን ለማሸራሻል ለማሻሻል እንደዚሁም ራሴን ለማዳመጥ ይረዳኛል። ማሰላሰል ቀላል ቢመስልም በተከታታይ ሊደረግ ሲደረግ ታላቅ ተጽዕኖ አለው ብዬ አስባለሁ።

አዲስ ነገር መማር አይምሮዬን ያንቃቃል እምነትን ያበረታልና ሰውን ተስፋ ያለው ያደርጋል። አንድ ሰው መማርን ሲያቆም እድገቱ ይዘጋል ስለዚህ ሁል ጊዜ አዲስ ክህሎት መጨመር እፈልጋለሁ። እኔ በተለይ አዲስ ቴክኖሎጂ የምማር በጣም ነው የምፈልገው ለምሳሌ ኮምፒውተር ፕሮግራሚንግ ዲጂታል ክህሎቶች አርቴፊሻል ኢንተሌጀንስ እና የመረጃ ትንተና ናቸው እነዚህ ክህሎቶችን በዘመናዊ አለም በጣም ተፈላጊ ናቸው። ከቴክኖሎጂ በተጨማሪ አዲስ ቋንቋ መማር እፈልጋለሁ አዲስ ቋንቋ መማር ባህልና ያስተዋውቃል ግንኙነትን ያሻሽላልና። የስራ እድሎችን ያበዛል እንደዚሁም የግል ህይወት ክህደቶች እንደ ጊዜ አስተዳደር እና የገንዘብ እቅድ መማርን እፈልጋለሁ። እኔ መማር እኔ መማርን በመጽሐፍ በመስመር ላይ ትምህርቶች በተግባር ልምምድና በሌሎች ሰዎች ተሞክሮ መማር እፈልጋለሁ። መማር በተግባር ሲደግፍ በጣም ውጤታማ ይሆናል። አዲስ ነገር መማር እኔን ይቀይራል። አዲስ እውቀትና ክህሎቶች ይሲጨመር ራሴ በተሻለ መንገድ እመለከታለሁ ችግሮችን በቀላሉ መፍታት እችላለሁ ማለት ነው። እና እኔ ሁል ጊዜ አዲስ ነገር መማር እፈልጋለሁ። በተለይ አዲስ ቴክኖሎጂ አዳዲስ ቋንቋ እና የህይወት ክህሎቶችን የመማር ወደፊት ህይወቴን ያበራል። ያበራሉ መማር መቼም የማይቆሙ ጉዞ ስለሆነ ማለት ነው።

በዚህ ስራ መስራት የጀመርኩት በቀላል ደረጃ ነበር። በመጀመሪያ የስራውን መርሃ ግብር ለመረዳት ጊዜ ውስ ወስዶብኛል። ከባለሙያዎች ተማክሬያለሁና በተግባር ለመ ተለማምጃለሁ ይህ መጀመሪያ ወቅት ብዙ ፈተናዎች ቢኖሩትም ለወደፊት ስኬት መሰረት ሆኖኛል። በዚህ ስራ ላይ ከጀመርኩ ጀምሮ ብዙ አመታት አልፈዋል። ብዬ መናገር እችላለሁ በዚህ ጊዜ ውስጥ ቴክኒክ ክህሎቶችን አሻሽያለሁ የስራ ተግባራትን በብቃት መከናወን ተምሪያለሁ። እንዲሁም ከቡድን ጋር መስራት የሚጠይቁኝን የሚጠይቀውን ግንኙነት አጠናክሬበታለሁ በዚህ ስራ ውስጥ ቆይቼ የተማርኩት ነገር ብዙ ነው። ትዕግስት ጊዜ አስተዳደር ችግር መፍታት እና ሀላፊነት መውሰድ ከዋናዎቹ የተማርኳቸው ነገሮች ናቸው። እነዚህ ክህሎቶችም በስራ ብቻ ሳይሆን በግልጽ ህይወቴም ጠቃሚ ሆኖኛል። በረዥም ጊዜ ስራ መስራት ችግር የሌለ የሌለበት አይደለም አንዳንድ ጊዜ ድካም ጫና ወይም ያልተጠበቀ ችግር አጋጥሞኛል ነገር ግን በመታገዝ በመማርና ከሌሎች ምክር በመቀበል እነዚህ ችግሮችን መሻገር ችያለሁ። በዚህ ስራ ውስጥ ያሳለፍኩት ጊዜ ብዙ ልምድ አስገኝቶልኛል። ወደፊትም እኔ ራሴን ለማሻሻል አዲስ ክህሎቶቼን ለመማር እና ለድርጅቱ ይበልጥ ዋጋ ለመጨመር እቅድ አለኝ። በአጠቃላይ በዚህ ስራ ላይ ለረዥም ጊዜ መስራቴ ብዙ ልምድ እና እውቀት አስገኝቶልኛል። ያሳለፍኩት ጊዜ እኔ የተሻለ ሰራተኛ እና የተሻለ ሰው አድርጎኛል።

ቅርብ ጓደኛ ማለት በደስታም ሆነ በችግር ጊዜ ከእኔ ከጎኔ የሚቆሙ ሀሳባችን ያለ ፍርድና የሚሰበስብና እውነተኛ በቀጥታ የሚናገር ሰው ነው። ብዬ አስባለሁ። ቅርብ ጓደኛዬን ከትምህርት ቤት ጊዜ። በትምህርት ቤት ጊዜ ነው። ያወቅኩት መጀመሪያ ቀላል ሰላምታ ነበር ነገር ግን። በጊዜ ሄደት የጋራ ፍላጎታችን የጋራ እርስ በእርስ መከባበርን እንዳለን ተገናኘን ከዚህ በኋላ ጓደኝነታችን ቀስ በቀስታ ጠንክሮ መጣ ማለት ነው። ጓደኛዬ ታማኝ ትሁትና ሰላማዊ ሰው ነው። ሁል ጊዜ ሌሎችን ለመርዳት ዝግጁ ነው። እና በችግር ጊዜ እንኳን ተስፋ አያጣም። ስሜቱን መቆጣጠር ይችላል። ውሳኔዎችን በአስተዋይነት ይወስናል። ይህ ባህሪው እኔን እንድማር አድርጎኛል። ቅርብ ጓደኛዬ በህይወቴ ውስጥ ታላቅ ሚና አለው። ስሜታዊ ድጋፍ ይሰጠኛል። በደስታዬ ይደሰታል በሀዘኔ ያዝናል። አንዳንድ ጊዜ ስህተቴን በቅንነት ይነግረኛል። ይህ ለእድገቴ በጣም ጠቃሚ ነው። ከጓደኛዬ ጋር ብዙ ማስታወሻ ቀናት አሉን። አብረን ስንሳቅ ስንሳቅ አብረን ስንማርና አብረን ችግር ስንፈታ የፈጠርነው ትዝታ ከጊዜ ጋር እየበረታ ሄዷል። እነዚህ ትዝታዎች ጓደኝነታችንን አጠናክሮልናል። ከቅርብ ጓደኛዬ ጋ ብዙ ነገሮችን ተማርኩኝ ታማኝነትን ትዕግስትን መረዳዳትና እውነተኛ ጓደኝነት ምን ማለት እንደሆነ አስተምሮኛል። በአጠቃላይ ቅርብ ጓደኛዬ ህይወቴ ብርሃን ነው። እሱ ያለ እሱ ያለ ቅርብ ጓደኛዬ ህይወቴ ደስታ እና ሚዛን ሚዛን አያገኝም። ስለዚህ ቅርብ ጓደኛዬን መጠበቅ መከባበርና ጓደኝነትን ማጠናከር በጣም አስፈላጊ ነው። ብዬ አስባለሁ።

አዎ የክላውድ ማከማቻ እጠቀማለሁ ክላውድ የማከማቻ ማለት መረጃዎችን በኢንተርኔት ላይ የሚገኙ ሰርቨሮች ላይ ማስቀመጥ ማለት ነው። ይህ ቴክኖሎጂ ሰነዶችን ፎቶዎችን ቪዲዮዎችን እና ሌሎች ፋይሎችን በድህንነት እና በቀላል ለመያዝ ይግዛል። የክላውድ ማከማቻ መጠቀም ብዙ ጥቅሞች አሉት መጀመሪያ መረጃውን በማንኛውም ቦታ እና በማንኛውም መሳሪያ ላይ መድረስ እችላለሁ ስልኬ ቢጠፋ ወይም ኮምፒውተር ቢበላሽ እንኳን ፋይሎቹ አይጠፉም እንዲሁም ሰነዶቼን ከሌሎች ሰዎች ጋር በቀላሉ ማካፈል ይችላል ይሄ በቡድን ስራ ላይ በጣም ይረዳኛል። ሌላው ክላውድ ማከማቻ መረጃን በራስ ስር ይጠብቃል ይህ ማለት ፋይሎች በድንገት እንኳን እንዳይጠፉ ያስጠብቃል። በተጨማሪ አንድ ፋይል ከተሻለ በኋላ ከተሻሻለ በኋላ ወደ ቀድሞ እትም መመለስ ይቻላል ይህም ስህተት ሲፈጠር በጣም ጠቃሚ ነው። ነገር ግን ክላውድ ማከማቻ አንዳንድ ጉዳዮች አሉት በኢንተርኔት ላይ ስለሚመሰረት ያለ ኔትወርክ ፋይሎችን መድረስ አይቻልም። እንደዚሁም የግል መረጃ ደህንነት ጥንቃቄ ይፈልጋል ጠንካራ የይለፍ የይለፍቃል መጠቀም እና ሁለት ደረጃ ማረጋገጥ ማረጋገጫ ማብቃት አስፈላጊ ነው። በመጨረሻ ክላውድ ማከማቻ መጠቀም በዘመናዊ የዲጂታል ህይወት ውስጥ እጅግ አስፈላጊ ሆኗል። እኔ ለትምህርት ለስራና ለግል አጠቃ አጠቃቀም በየቀን እጠቀማለሁ ምክንያቱም ቀላል እና ደህና እና ተመካከረ ያለው መፍትሄ ስላለው ማለት ነው።

አዎ በየቀኑ ጠዋት በሰአት ላይ እነሳለሁ ራሴን አዘጋጃለሁ እና ወደ ስራ ለመሄድ እጀምራለሁ ወደ ስራ በመሄዴ ከቤቴ እስከ መስሪያ ቤት ያለውን ርቀት መሰረት ያደርጋል አንዳንድ ጊዜ በእግር እሄዳለሁ ሌላ ጊዜ በህዝብ መጓጓዣ እንደ አውቶቡስ ወይም ሚኒባስ እጠቀማለሁ ከቤት ርቀት ርቀት በርቀት ሲሆን አንዳንድ ቀናት ታክሲ መጠቀምም ይኖራል። ወደ ስራ ጉዞዬ ብቻ መጓጓዣ አይደለም ራሴን ለቀኑ ስራ የምዘጋጅበት ጊዜ ነው። በመንገድ ላይ የቀኑን እቅድ እመረምራለሁ የማድረጋቸውን ስራዎች በአይምሮዬ እያስተካከልኩ እሄዳለሁ። አንዳንድ ጊዜ ሙዚቃ እሰማለሁ ወይም የሬድዮ ፕሮግራሞችን እከታተላለሁ። ወይም መዝሙሮችን አዳምጣለሁ መንገዱ አጭር እና ደስ የሚል ያደርግልኛል በመንገድ ላይ ብዙ ሰዎች አገኛለሁ አንዳንዶቹ ወደ ስራቸው የሚሄዱ ሰራተኞች አንዳንዶቹ ደግሞ ተማሪዎች ናቸው። ይህ የከተማ ህይወት እንቅስቃሴ ያሳያል ሁሉም ሰው በየግብ እየተንቀሰቀሰ መሆኑን ያስታውሰኛል። አንዳንድ ጊዜ ትራፊክ ይኖራል ይሄም ጉዞዬን ላያዘገይ ይችላል ነገር ግን ትግስት ማድረግ እንዳለብኝ ተምሬያለሁ። በመጨረሻ ላይ ወደ መስሪያ ቤት ስደርስ ራሴን ተዘጋጅቼ ተዘጋጅቼ እሰማለሁኝ የጉዞ ድካም ቢኖርም ወደ ስራ መድረሱ አዲስ ቀንን መጀመር ማለት ነው። በአጠቃላይ ወደ ስራ መሄድ የዕለታዊ ህይወቴ አካል ሲሆን ትዕግስትና እቅድና ለራሴ መዘጋጀት የምማርበት ጊዜ ነው።

አዎ ሃይማኖታዊ ግብሮችን አከብራለሁ። ሃይማኖታዊ ግብር በህይወቴ ውስጥ ከፍተኛ ሚና አለው ምክንያቱም መንፈሳዊ ሰላም፣ ስነምግባርና የህይወት አቅጣጫ ይሰጠኛል። እኔ ሃይማኖታዊ ግብሮችን መከበር በግዴታ ብቻ አይደለም በልቤም የምሰማው እምነት ነው በየቀኑ በየሳምንቱ የምፈጸማቸው ግብሮች አሉኝ። ጸሎት በፈ መፈጸም ዋና ነገር ነው። በጸሎት ራሴን አጽናናለሁ፣ ስህተቶቼን እመርምራለሁ እና ለቀኑ ሀይል እጠይቃለሁ። አንዳንድ ጊዜ ሳይሆን ሁል ጊዜ ቅዱስ መጽሐፍ ንባብን አከናውናለሁ። እንደውም የተለያዩ የጸሎቶችን ጸሎት አደርጋለሁ በተለይ በበዓላት ጊዜ ሃይማኖታዊ ግብሮች ይበልጥ ይጠነክራሉ። እንደ ገና፣ ፋሲካ፣ እንቁጣጣሽ እንደዚሁም የተለያዩ የመላእክት በዓላቶች ሲኖሩ ታላላቅ ጊዜ ወደ ታላላቅ በዓላት ጊዜ ወደ ቤት እምነት እሄዳለሁ፣ ከቤተሰቤና ከማህበረሰቤ ጋር እጸልያለሁ እነዚህ ጊዜ ያት ፍቅርና አንድነትና መተሳሰብ የሚያጠናክሩ ጊዜያት ናቸው። አመታዊ ግብር በሰው ህይወት ላይ የሚያመጣው ተጽዕኖ ብቻ በጸሎቱም በባላት አይቀርም በእለታዊ ኑሮ ውስጥም ሌሎች ማክበር፣ መታገስ፣ ቸርነት ማሳየት እና ታማኝነት ከመጠበቅ እንደ ሃይማኖታዊ እሴቶች አካል ነው፤ ይህ እምነቴ በተግባር እንዲታይ ያደርግልኛል በመጨረሻ ሃይማኖታዊ ግብር ማክበር ለኔም መንፈሳዊ ግንኙነት ማጠናከር፣ የህይወት ትርጉም ማግኘት እና ከችግር ጊዜያት ጋር በጽናት መቆየት ያግዘኛል፤ ስለዚህ ሃይማኖታዊ ግብሮችን ማክበር የህይወቴ አስፈላጊ እና ዋነኛው ክፍል ነው ማለት ነው።

እኔ በአጠቃላይ ሁለት ብርድ ልብሶች እጠቀማለሁ ይሄ ቁጥር በወቅቱ በወቅቱ በአየር ንብረት እና በሰውነት ሁኔታ መሰረት ሊለዋወጥ ይችላል። መጀመሪያ አንድ ብርድ ልብስ ዋና የሰውነቴን ሙቀት ለመጠበቅ እጠቀማለሁ ይሄ ብዙውን ጊዜ በረዶ ወቅት ወይም ከሌሊት ብርድ ሲበልጥ ይሆናል አንድ ብቻ ብርድ ልብስ ሰውነቴን ሙቀት በመጠበቅ በቂ ይሆናል። ነገር ግን አየር እንደመጣ እና ብርድ ሲሆን አንዱ ብቻ አይበቃኝም ሁለት ሌላ ብርድ ልብስ ተጨማሪ ሙቀት ለመጨመር እጨምራለሁ። ይሄ በተለያየ በክረምት ወቅት ወይም በብርድ አካባቢ ሲሆን አስፈላጊ ይሆናል። ሁለት ብርድ ልብስ ልብሶችን መጠቀም ሰውነቴን በፍጥነት እንዳይቀዘቅዝ ይከለክላል እንቅልፌንም ያረጋግጥልኛል ማለት ነው። አንዳንድ ጊዜ ግን ከሁለት በላይ ብርድ ልብስ አልጠቀምም። ምክንያቱም ብዙ ብርድ ልብሶች መጠቀም ከፍተኛ ሙቀት ሊያመጣ ይችላል ይህም ላብና የማይመች እንቅልፍ ያመጣል። ስለዚህ ሁል ጊዜ አየር ሁኔታውና ሰውነቴ የሚፈልገውን ገ ገመ እለብሳለሁ። በተጨማሪ የብርድ ልብስ አይነት እንዴት እንደምጠቀም ይጠቅማል። ከባድ እና ወፍራም ብርድ ልብስ አንዱ ብቻ በቂ ሊሆን ይችላል። ቀላልና ቀጭን ከሆነ ግን ሁለት መጠቀም ያስፈልጋል። ይሄ ምርጫ እንቅልፌን እንዲያሻሽልልኝ ያግዘኛል ማለት ነው። በመጨረሻ ስንት ብርድ ልብስ እንደምጠቀም በአየር ጊዜ ንብረት በወቅት እና በግል ምቾት ይመራል። ለኔ ብዙ ጊዜ ሁለት ብርድ ልብሶች በቂ ናቸው እነሱም የምቾትና የጤናማ እንቅልፍ መሰረት ይሆናሉ። ማለት ነው።

አዎ በእጅ መጽሐፍ በጣም እወዳለሁ በእጅ መጽሐፍ ቀላል ተግባር ብቻ አይደለም ከአእምሮ እና ከልብ ጋር የሚያገናኝ ልምድ ነው ብዬ አስባለሁ። በእጅ መጽሐፍ ሀሳቤን በግልጽ መናገር ለማዘጋጅት ይረዳኛል። እንደምትወጡ እንደሚወጡ ሀሳቦች በአእምሮዬ ውስጥ እየያዝኩ ተያይዘው ሲመጡ በእጅ ሲጻፍ በትክክል። ይደረጋል ይሄ በተለየ ስራ ሲደርስ ወይም ሲማር በጣም ይጠቅማል። በእጅ መጽሐፍ ሰው እንዲያ እንዲያተኩር ያደርጋል። ማለትም ሀሳባችንን ሰብሰብ ለማድረግ ስለሚመች ማለት ነው። ሌላው እጅ መጽሐፍ ማስታወስ ችሎታ ያሻሽላል። አንድ ነገር በእጅ ሲጻፍ አእምሮ ከመተየብ ይልቅ በጥልቅ ይሰራራበታል ስለዚህ የተጻፈውን መረጃ ለረጅም ጊዜ ማስታወስ ይቻላል። ይሄን በትምህርት ወቅት በግልጽ አይቻለሁ ነገሮችን በእጅ ሲጻፍ በፍጥነት እንደሚገባ አስተዊላ አስተውያለሁ ማለት ነው። በተጨማሪ በእጅ መጽሐፍ ስሜታዊ እረፍትን ይሰጠኛል። ሲጻፍ ልቤን እንደ እና አእምሮዬን አረጋጋለሁ ጭንቀትም ይቀንስልኛል። አንዳንድ ጊዜ ስሜቶቼን ሀሳቦቼን ወይም ህልሜን በዲያሪ ላይ እጽፋለሁ ይህም ራሴን ለመረ ለመረዳት እችላለሁ ማለት ነው። እንደዚሁም በእጅ ቢጻፍ ፈጠራን ያበረታታል። በቀለም መጽሐፊያዎች በልዩ ፊደል ወይም በስዕል መጨረሻ ሀሳቤን በፍትሃዊ መንገድ መቅደስ እችላለሁ። ይሄ ነገር በመተይብ ላይ በቀላሉ አይገኝም። በመጨረሻ በእጅ መጽሐፍ ለእኔ ልምድ ትምህርት እና ስሜታዊ ሚዛን የሚያመጣ ጠቃሚ ልምድ ነው። ቢሆንም ዘመናዊ ቴክኖሎጂ በብዙ ነገር ላይ ቢበልጥም በእጅ መጽሐፍ ቦታውን ቦታውን አልጠፋም ስለዚህ በእጅ መጽሐፍ በጣም ነው የምወደው ማለት ነው።

አዎ ማቅረቢያ ማድረግ እችላለሁ ማቅረቢያ ማድረግ ማለት መረጃም ወይም ፕሮጀክት በተደራጀና በግልጽ መንገድ ለሌሎች ሰዎች ማቅረብ ማለት ነው። ጥሩ ማቅረብ ለማድረግ እቅድ ያስፈልጋል። የማቅረቢያውም አላማን እገልጻለሁ ለማን እንደምናቀር ለማን እንደማቀርብ አውቃለሁ እና ዋና ነጥቦችን አዘጋጃለሁ መግቢያና ዋና ክፍል እና መደምደሚያ እንደሚኖር አደርጋለሁ እንደዚሁም ጊዜውን በአግባብ እንዲጠቀም እንገነባ እገነባለሁ ማለት ነው። ሁለተኛው በመቅረቢያ ጊዜ ግልጽና ንግግርና ጥሩ አቀራረብ እጠቀማለሁ ድምፄን እገልጣለሁ ቃላትና በቀል ቃላትን በቀላሉና በትክክል እመርጣለሁ ከተሳታፊዎች ጋር የአይን ግንኙነት እፈጥራለሁ ይህ እምነትና ትኩረት ያመጣልኛል። እጄ በመጠቀም መቆም እና አካል ንቃትን በአግባቡ መጠቀም መልእክቱን ያበረታታል ማለት ነው በተጨማሪ ቴክኖሎጂ በአግባቡ መጠቀም እችላለሁ። ለምሳሌ እነዚህ ፓወርፖይንትን ሌሎች የማቅረቢያ መሳሪያዎችን በቀላሉ እና በሚያስማማ መንገድ ያዘጋጃለሁ። ብዙ ጽሁፍ አልጨምርም እና ዋና ዋና ነጥቦችን ብቻ እጠቀማለሁ ስዕሎችን እና ምስሎችን በመጨመር መልእክቱን በግልጽ አብራራለሁ ማለት ነው። አንዳንድ ሰዎች ማቅረቢያ ሲያደርጉ ፍርሃት ይሰማቸዋል። እኔ ግን ይህንን በልምድና በልምምድ እቆጣጠራለሁ በቀድሞ ልምምድ ማድረግ ጊዜ መመዘንና ራሴን በመተማመን በጣም ይረዳኛል ማለት ነው። ስህተት ቢፈጠርም በመረጋጋት መቀጠል እችላለሁ ማለት ነው። በመጨረሻ ማቅረቢያ ማድረግ ለኔ ጠቃሚ ክህሎት ነው። በትምህርት በስራና በማህበራዊ ህይወት ውስጥ ሀሳቤን በግልጽ መንገድ ማቅረብ ያስችለኛል ማለት ነው። ስለዚህ አዎን ማቅረቢያ ማድረግ እችላለሁ እኔ እና እኔ በእርግጥም በደስታ እሰራዋለሁ ማለት ነው።

እኔ፣ ጥላ ነው የምመርጠው። ጥላ ለሰውነት ለሰውነቴ ምክት ይሰጠኛል። በተለይ በበጋ ወቅት፣ ፀሀይ በጣም ሲሞቅ፣ በጥላ መቆም መቆየት ሰውነቴን ያረጋጋል ያረጋጋልኛል። ፀሀይ ብዙ ጊዜ ላብና ድካም ታመጣለች። ጥላ ግን ቀዝቃዛና የሚያስደስት እየር ይሰጣል። ይሄ በእለት በእለታዊ እንቅስቃሴ ጊዜ ሀይሌን እንዳልፈጅ ይረዳኛል፤ ሁለተኛው ጥላ ለአእምሮዬ ሰላም ያመጣል። በጥላ ስቀመጥ ወይም ስሄድ ሀሳቤ ይረጋጋል። ስሜቴም ስሜትም ይመጣ ስሜቴም ይመጣጠናል። ጥላ ከእንጨት ዛፎች፣ ከተራራዎች፣ ወይም ከህንፃዎች ሲመጣ የተፈጥሮ ውበት ያሳያል። ይህም ሰው እንዲያስተውል ያደርገዋል። ነገር ግን ፀሀይ ጠቃሚ ጎን አላት። ፀሀይ ብርሃንንና ሙቀትን ትሰጣለች። ይሄም ለህይወት አስፈላጊ ነው ብዬ አምናለሁ። ጠዋት ፀሀይ መቀበል ሰውነትን ያነቃቃል፣ ስሜትንም ያሻሽላል፣ እንደዚሁም ፀሀይ ቪታሚን ዲን ለማመንጨት ይረዳል፤ ይህ ለጤና ጠቃሚ ነው። ሆኖም ፀሀይ በመጠን ካልሆነ ጉዳት ሊያመጣ ይችላል። ረጅም ጊዜ በፀሀይ ስንቆይ የቆዳ ችግር፣ ራስ ምታትና ድካም ሊያመጣ ይችላል። ስለዚህ ለኔ ጥላ የሚያመጣው ሚዛናዊ ምቾት ይበልጣል ማለት ነው። በመጨረሻ ጥላ ወይም ፀሀይ መምረጥ የግል ምርጫዬ ነው። እኔ ምቾት ሰላምና መረጋጋት ስለምፈልግ ጥላን እመርጣለሁ። ነገር ግን ፀሀይንም በመጠኑ መቀበል እንደሚጠቅም አምናለሁም፣ እገነዘባለሁም፣ ሁለቱም በህይወት ውስጥ ያላቸው ቦታ አለ። ግን ለኔ ጥላ በተለየ የሚመርጠው ነው ማለት ነው።

የቤቴ ጣራ በቆርቆሮ የተሰራ ነው የኛ ቤት ጣራ በሀገራችን በብዙ ቦታዎች የሚጠቀሙ ሲሆን በተግባር በተግባርነቱ እና በቀላሉ አጠቃቀሙ ይታወቃል። ቆርቆሮ ጠራ በጣም ጠንካራ ነው። ከዝናብ ከነፋስና ከፀሀይ ሙቀት ቤቱን ይጠብቃል በተለይ ደግሞ በክረምት ወቅት ከባድ ዝናብ ሲዘንብ ቆርቆሮ ዋሃ እንዳያፈስ በጥሩ ሁኔታ ይከላከልልናል። ይህ ቤቱ ውስጥ ያለውን ንብረት እንዳይጎዳ ያግዘኛል። ቆርቆሮ ጣራ በቀላሉ ይገኛል እና ማቅረብ እና መጫን አያስቸግርም። ከሌሎች የጣሪያ አይነቶች ጋር ሲነጻጸር ዋጋውም ዝቅተኛ ዝቅተኛ ስለሆነ ማለት ነው። ስለዚህ ለብዙ ቤተሰቦች ተመራጭ ይሆናል። እንደዚሁም ጣራው ቢጎዳ በቀላሉ መጠገን ይቻላል። ይህም ጊዜና ገንዘብ ይቆጥባል ማለት ነው። ነገር ግን ቆርቆሮ ጣራ አንዳንድ እጥረቶችም አሉት። በበጋ ወቅት ፀሀይ በጣም ሲሞቅ ቆርቆሮ ሙቀትን በፍጥነት ይይዛል ይህም ቤቱን ሙቀት ሊያደርግ ይችላል። እንዲሁም ዝናብ ይዘንብ ድምጽ ከፍ ሊል ይችላል። አንዳንድ ሰዎች ሊያስቸግር ይችላል። እነዚህ ለመቀነስ ከጣራው በታች መግለጫ ወይም ለምሳሌ ይሄ እንደ ኮርኒስ አይነት ነገር ይሰራል ማለት ነው። በቆርቆሮ ጣራ የረጅም ጊዜ አገልግሎት ይሰጣል በአግባቡ ከተጠቀመን ለብዙ አመታት ሳይቀየር ሊያገለግል ይችላል። በየጊዜው መፈተሽ ማድረግና ቀለም መቀባት ዝገትን ይከላከላል እንደዚሁም የተበሳሱ የተቀዳደዱ ቦታዎች ካሉ በማጣበቂያ በማጣበቅ ጥገና እያደረግን መጠቀም እንችላለን ማለት ነው። በመጨረሻ የቤቱ ጣሪያ በቆርቆሮ መሆን በአካባቢው አየር ንብረት በኢኮኖሚው አቅም እና በተግባር ምክንያት የተመረጠ ነው። ምክንያቱም እንኳን አንዳንድ ጉድለቶች ቢኖሩትም ጥቅሞቹ ከእነሱ በላይ ስለሆነ ለኔ ተገቢ የሆነ የጣራ አይነት ነው ብዬ ነው ሀሳብ የምሰጠው ማለት ነው

ቤተሰብ በተደጋጋሚ ይሰበሰባል ግን የሚሰበሰብበት ጊዜ በሁኔታ ይለዋወጣል። በየቀኑ ትንሽ ስብሰባ አለ ሁሉም አባላት በአንድ ጊዜ ላይ ጊዜ ላይ ሁል ጊዜም ባይገናኙም ቢያንስ ለራት ወይም ደግሞ ለሻይ ጊዜ አንዳንድ አባላት ይሰበስባሉ። ይህ አጭር ጊዜ እርስ በእርሳችን ሁኔታን ለመጠየቅ እና ፍቅርን ለማረጋራት ይረዳናል። ዋና የቤተሰብ ስብሰባ በየሳምንቱ አንድ ጊዜ ይካሄዳል። ብዙ ጊዜ በቅዳሜም በእሁድ ሲሆን ሁሉም አባላት ከስራና ከትምህርት ተመልሰው ሲገናኙ ይሆናል ማለት ነው። በዚህ ጊዜ አብረን እንመገባለን፣ እንወያያለን፣ ተሞክሮዎችን እንካፈላለን እና የቤተሰብ ጉዳዮችን እንመካከራለን በበዓላትና በልዩ ክስተቶች ጊዜ ቤተሰባችን ለረጅም ጊዜ ይሰበሰባል እንደ ገና፣ ፋሲካ፣ አዲስ አመት፣ ሰርግ ወይም ልደት ያሉ ቀናት ሁሉም አባላት አንድ ቦታ ላይ እነዚህ ስብሰባዎች ከአንድ ቀን በላይ ልቆዩ ይችላሉ የቤተሰብ ግንኙነት ይጠናከራል። አንዳንድ ጊዜ ግን ሁኔታዎች ስብሰባችንን ያቀ ያቃናሉ ስራ ትምህርት ወይም ምርቀት ምክንያት ሁሉም አባላት በአንድ ጊዜ ሊገናኙ አይችሉም። በእንዲህ ጊዜ ግን በስልክ ጥሪ በመልእክት ወይም በቪዲዮ ጥሪ መገናኘት እንቀጥላለን እና በመጨረሻ ቤተሰብ ምን ያህል ጊዜ እንደሚሰበሰብ በቀናት ቁጥር ብቻ አይመዘንም ከዚህ ይልቅ በአብሮነት ስንሆን የምናጋራቸው የምናጋራቸው ፍቅር መንከባከብና ድጋፍ ቤተሰባችንን ጠንካራ ያደርጋል ማለት ነው።

አዎ ከልጅነቴ ጀምሮ የምዘክረው ነገር አለኝ። ከልጅነቴ የምዘክረው ነገር የሚጫወቸው ጊዜ ነበረ በአካባቢያችን ከጓደኞቼ ጋር እጅግ ብዙ እጫወት ነበር እግር ኳስ መጫወት መሮጥ መደበቅና የተለያዩ ባለቤቶች ጨዋታዎች መጫወት። እንደዚሁም ይሄ ሱዚ እንደገና እነዚህ ገመድ ዝላ የመሳሰሉትን ነገር ጓደኞቼ ጋር ማሳለፋቸው ጊዜ የህይወታችን ክፍል ነበሩ በዚያን ጊዜ ጭንቅላት አልነበረንም ደስታ ብቻ ነበረን። ከቤተሰብ ጋር ያሳለፍኩት ጊዜ በግልጽ እዘክረዋለሁ በተለይ ምሽት ጊዜ አብረን ስንቀመጥ ታሪኮችን መስማት እጅግ እንደሆነ ማለት ነው። ተረተረ ይነግሩኝ ነበረ ቤተሰቦቼ አባቴ ወይም እናቴ የቀድሞ ዘመን ታሪኮች ሲነጉብ በትኩረት ተሰማ ነበረ። እነዚህ ታሪኮች ህይወትን እንዴት መማር መማር እንዳለብን አስተምረውኛል። ሌላው የትምህርት ቤት ቀናትም የማረጋገጥላቸው ትዝታዎች ናቸው። መጀመሪያ ቀን ወደ ትምህርት ቤት ስሄድ የነበረኝ ፍርሃት ደስታ እስከዛሬ ድረስ አረሳውም። አረሳውትም አዲስ ጓደኞች ማግኘት መጻፍና ማንበብ መማር በህይወቴ ትልቅ ለውጥ መጣ። ሌላ ከልጅነቴ የምዘክረው በዓላት ጊዜ ያለው ደስታ ነው። እንደ እንደ እግርና ፋሲ ጋይ ያሉ በአራት ሲመጡ ቤተሰብ ዘመዶችን ይሰበሰቡ ነበር። በተለይ የእንቁጣጣሽ አዲስ አመት አመት ባዓል በመጣ ጊዜ ከጓደኞቼ ጋር ተሰብስቤ ተሰብስበርና የምንጨፍረው ባየሁት ጭፈራ እነዚህ ጊዜያቴን ልቤን በደስታ አይሞሉ ነበረ። በመጨረሻ ቅድምነቴ የምዘክረው ነገር ሁሉ ዛሬ ማን እንደሆንኩ በመሆኔ ላይ ትልቅ ተጽዕኖ አለው። እነዚህ ትዝታዎች የህይወቴ ዋጋ የቤተሰቤን ፍቅርና የጓደኞችን አስፈላጊነት አስተምረውኛል።

ብዙ ፎቶዎቼን በስልኬ ውስጥ ነው የማስቀምጠው ስልኬ ሁል ጊዜ ከእኔ ጋር ስለሚሆን ማለት ነው። ፎቶዎችን በቀላሉ ማየት እና ማጋራት ስለምችል ነገር ግን ስልኩ ቢጠፋ ወይም ቢበላሽ ፎቶዎቼ ሊጠፋ ስለሚችሉ ብቻ በስልክ መቆጠብ በስልክ መቆጠብ ወይ ማስቀመጥ አይበቃም። ሌላው የክላውድ የክላውድ ማከማቻ እጠቀማለሁ እንደ ጎግል ፎቶ ወይም ክላዉድ ያሉ ክላዉድ አገልግሎቶችን ፎቶዎችን በመስመር ላይ ያከማቻሉ ይህም መንገድ ስልኬ ቢበላሽ ወይም ቢጠፋ እንኳን ፎቶዎችን እንዳይጠፋ ያደርግልኛል እንደዚሁም ከማንኛውም መሳሪያ በመግባት ፎቶዎቼን ማየት እችላሁ ማለት ነው። ሌላው አንዳንድ ፎቶዎች ከኮምፒውተሬ ውስጥ ቆጥባለው ቆጥባለው ወይም አስቀምጠዋለሁ በተለይ አስፈላጊ ወይም የስራ ፎቶዎች በኮምፒውተር ላይ መያዝ እችላለሁ በሆልደሮች በቅደም ተከተል መደርደር ፎቶዎችን በቀላሉ እንዲገኝ ይረዳኛል። እና የውጭ ማከመቻ መስመሮችንም እጠቀማለሁ ለምሳሌ እንደ ዩኤስቢ ፍሌሽ ወይም የውጭ የውጭ ሃርድ ድራይቭ ፎቶዎችን ለረጅም ጊዜ ለመጠበቅ ለመጠበቅ ለመጠበቅ ይጠቅመኛል ማለት ነው። በተለይ በጣም አስፈላጊ ትዝታዎችንም ለመጠበቅ ጠቃሚ ነውና አንዳንድ ፎቶዎች ፎቶዎችን እንዲታተሙ አደርጋለሁ ታትሞ የተቀመጠ ፎቶ ረጅም ጊዜ ይቆያል እና ከቤተሰብ አልበም ውስጥ በመመልከት ልዩ ስሜት ይሰጠኛል። በአጠቃላይ ፎቶዎቼን በተለያዩ ቦታዎች መቆጠብ እና ማስቀመጥ ደህንነታቸውን ያረገጥልኛል እና እኔም በማንኛውም ጊዜ ትዝታዎቼን መመልከት እችላለሁ።

አዎ ሩዝ እጅግ በጣም እወዳለሁ ሩዝ ቀላል ጣፋጭና በብዙ መንገድ ሊዘጋጅ ስለሚችል በእለታዊ ምግቤ ውስጥ ትልቅ ቦታ አለው። ሩዝ በጣም ቀላል ምግብ ነው በአጭር ጊዜ ሊበስል ይችላል። ይህም በስራ ወይም በትምህርት ከደከምኩ በኋላ ፈጣን ምግብ ለማዘጋጀት ይረዳኛል። እንደዚሁም ከተለያዩ ወጥ አትክልት ወይም ከጋ ጋር በቀላሉ ይጣፍጣል። ሩዝ ጣፋጭ ጣፋጭነቱ ይለዋወጣል ነጭ ሩዝ ቡናማ ሩዝ ወይም በቅመም የተቀመሰ ሩዝ እንደ ፍላጎት መምረጥ እችላለሁ። አንዳንድ ጊዜ በቅመም እና በቅቤ ተቀምሶ የተበሰለ ሩዝ እጅግ እወዳለው ሩዝ ከልጅነቴ ጋር የተያያዘ ትዝታ አለው። በቤታችን ሩዝ በብዙ ጊዜ ይበስል ነበረ በተለይም በባዕላት ወይም እንግዶች ሲመጡ ያን ጊዜ የቤት ሙቀት እና የቤተሰብ ፍቅር ከሩዝ ጣፋጭነት ጋር ተያይዞ ይሰማኝ ነበረ። ሩዝ ጤናማ ነው በተለይ ደግሞ ቡናማ ሩዝ ከፍተኛ ፋይበር አለው። ሰውነቴ ሀይል ይሰጣል። እና ለረጅም ጊዜ እንዳልራብ ይረዳኛል። በመጠን ሲበላ ሩዝ ለሰውነት ጠቃሚም ምግብ ነው። ሩዝ ከእኔ ብቻ ምግብ አይደለም የቤቴን የቤትነት የአንድነትና የደስታ ምልክት ነው። ስለዚህ እኔ ሩዝን እወዳለሁ። ማንኛውም ጊዜ በደስታ እበላዋለሁ።

እኔ በተመጣጠነና የተለያዩ ምግቦችን መመገብ እመርጣለሁ ዋና ምግቤ ባህላዊ ምግቦች ናቸው እንደ አንጀራ ከወጥ ጋር ሽሮ ምስር ወጥና ጎመን ያሉ ምግቦች ብዙ ጊዜ በጠረጴዛዬ ላይ ይገኛሉ እነዚህ መግቦች ጣፋጭ ብቻ ሳይሆን ለሰውነቴ ሀይል ይሰጡኛል። እንደ ሩዝ እና ፓስታ ዳቦ ያሉ ዘመናዊ ምግቦች ምግቦችን እመገባለሁ። እነዚህ ምግቦች በፍጥነት ሊዘጋጁ ስለሚችሉ በተግባራዊነት ይረዱኛል። አንዳንድ ጊዜ ከአትክልትም ወይም ከስጋ ጋር ተቀምሰው ቢበሉ ተቀምሞ ቢበሉ በጣም ይጣፍጣሉ። አትክልትና ፍራፍሬዋን በምግቤ ውስጥ አስፈላጊ ቦታ አላቸው። እንደ ጎመን ካሮት ቲማቲም ሙዝ እና አፕል ያሉ መግቦች ሰውነቴን ቫይታሚን ያበረክታሉ። እነዚህ መግቦች ጤናዬን ለመጠበቅ በጣም ይረዱኛል። ፕሮቲን ያላቸውን ምግቦችን እጠቅማለሁ እንደ ስጋ ዶሮ እንቁላልና አተር ያሉ ምግቦችን ጡንቻ ለማጠናከር ይሄዳሉ። በመጠን መብላታቸው ጤናማ ህይወት እንዲኖረኝ ያግዛል። ንጹህ ውሃ መጠጣትና መጠጣትን አልረሳም። ምግብ ብቻ ሳይሆን ውሃ ለሰውነት አስፈላጊ ነው። በአጠቃላይ በምን መገባለሁ ብሎ ሲጠየቅ መልሴ ጤናማ ተመጣጣኝና የሚያረካ ምግብ እመገባለሁ ይሆናል።

ቀትር ጊዜ የምመገበው ምግብ ቀኑን በሃይል ለመቀጠል እጅግ አስፈላጊ ነው ብዬ አስባለሁ ስለዚህ ቀትር ጊዜ ተመጣጣኝና ጤናማ የሚያደርግ ምግብ መመገብ እመርጣለሁ። በብዙ ቀናት ቀትር ላይ እንጀራ ከወጥ ጋር እመገባለሁ እንደ ሽሮ ምስር ወጥ ጎመን ወጥ ወይም አተር ወጥ ያሉ ምግቦችን ቀላል ናቸው እነዚህ ሰውነት ለሰውነቴ ሀይል ይሰጣሉ እነዚህ ምግቦችን ቀትር ጊዜ እንዳልደክም ይረዱኛል ማለት ነው። አንዳንድ ጊዜ ሩዝ ከአትክልት ወይም ከስጋ ጋር እመገባለሁ በተለይ በፍጥነት ምግብ ማዘጋጀት ሲያስፈልግ ሩዝ በጣም ይመቸኛል በቅመም የተቀመመ ሩዝ ከአትክልት ጋር ሲቀርብ ጣፋጭና እርካታ ይሆናል እርካታ ይሰጣል ማለት ነው። ሌላው ሰላጣ ወይም ቀላል ምግብ የምመገብበት ጊዜ አለ ከቲማቲም ካሮት ሎሚ እና ሌሎች አትክልቶች የተዘጋጀ ሰላጣ ሰውነቴን ቀላል ያደርግልኛል ያደርገዋል ቀትር በኋላ እንዳልደከም ይረዳኛል ማለት ነው። ፕሮቲን ያለባቸው ምግቦችን አልረሳም እንደ እንቁላል ዶሮ ወይም አተር በቀትር ጊዜ መመገብ ጡንቻን ያጠነክራልና ሀይል ይጨምራል። በመጨረሻ ቀትር ጊዜ ውሃ መጠጣትና እጅግ አስፈላጊ ነው ውሃ መጠጣትን ምግብን እንዲፈጭ ይረዳልና ሰውነቴን ንቁ ያደርግልኛል በአጠቃላይ ቀትር ምግብ ምግቤ ቀላል ጤናማና የሚያረካ መሆን አለበት። ይህ ቀኑን በጥሩ ሁኔታ እንድቀጥል ይረዳኛል።

አዎ በተፈጥሮ ውስጥ መራመድ እጅግ እወዳለሁ። በተፈጥሮ ውስጥ መራመድ አይምሮን ይሳልፋል ይሳርፋል። የከተማ ጫጫታ የስራ ጭንቀት እና የዕለታዊ ችግኝ ችግር ሲበዛ በአረንጓዴ ቦታ መራመድ ልብን ያረጋጋል። የዛሬ እፎች አረንጓዴነት የእፎች ድምጽና ንጹህ አየር አይምሮን ያነጻል። ለሰውነት ጤናማ በጣም ጠቃሚ ነው መራመድ ቀላል ነገር ቢመስልም። ሰውነቴን ያንቀሳቅሳል ልብን ያጠናክራልና ጡንቻዎችን ይጠናከራል። በተፈጥሮ ውስጥ መራመድ እንቅስቃሴን ደስታ ያደርገዋል ደስተኛ ያደርገዋል። በተፈጥሮ መራመድ ማሰብ ያሳድ ያሳድጋል በጸጥታ ውስጥ ስሄድ። አዲስ ሀሳቦች ወደ አእምሮ ይመጣሉ ነገሮች በግልጽ መመልከት እጀምራለሁ። አንዳንድ ጊዜ በተፈጥሮ ውስጥ መራመድ ችግር መፍትሄ እንኳን ያሳያል። ከጓደኞቼም ከቤተሰቤ ጋር ስራመድ ግንኙነታችን ያጠናክራል አብረን መራመድ መነጋገር እና መሳቅ። የማይረሳ ትዝታ ይፈጥራል ተፈጥሮአዊ ሰዎችን ያቀ ያገናኛል ማለት ነው። በተፈጥሮ ውስጥ መራመድ ለኔ ብቻ መዝናኛ አይደለም የህይወቴ ክፍል ነው። እኔ ከጭንቅ ከጭንቀት ያርቃል ሀይል ይሰጠኛል እና ተፈጥሮ እንዲከበር ያስተምረኛል። ስለዚህ በተፈጥሮ ውስጥ መራመድ እጅግ እ እወዳለሁ ማለት ነው

እኔ በጣም የሚወደው በዓል ገና ነው የገና በዓል ነው። ይህ በዓል ለእኔ መንፈሳዊነት ደስታ እና የቤተሰብ አንድነት የሚያሳይ ስለሆነ እጅግ እወደዋለሁ። ገና በጣም መንፈሳዊ ትርጉም ያለው በዓል ነው ይህ በዓል የኢየሱስ ክርስቶስ ልደትን ያስታውሳል ፍቅር ሰላምና መተማመን እንዲበዛ ያስተምራል። በገና ወቅት ወደ ወቅት ወደ ቤተክርስቲያን መሄድ ጸሎት መፈጸም እና መንፈሳዊ መዝሙሮችን መዘመር ልቤን በጣም ያረጋጋል። ገና የቤተሰብ አንድነትን ያጠናክራል በዚህ በዓል ወቅት ቤተሰቦቼ ከሩቅ ከቅርቡ ይሰበሰባሉ አብረው ይበላሉ ይነጋገራሉ እና ደስታን ይጋራሉ። ዘመዶቼ ጋር በአንድ ጠረጴዛ መቀመጥ የማይረሳ ትዝታ ይፈጥርልኛል። ገና የመስጠትና የመካፈል ባለው ሰዎች እርስ በእርስ መረዳዳት ለችግረኛ ያሉ ሰዎችን መለገስና ፍቅር ማሳየት ይመክራሉ። እኔም በዚህ ወቅት ሌሎችን ማስደሰት ሲቻል በጣም ደስ ይለኛል። የገና ባህላዊ ልምዶች በጣም ያማሩ ናቸው። ገና መጫወት ባህላዊ ምግቦች መዘጋጀት የህፃናት ደስታ መመልከት ልቤን ያስደስተኛል። እነዚህ ሁሉ በዓላት ልዩ ያደርጉታል። በመጨረሻ ገና ለኔ ብቻ በዓል አይደለም የፍቅር የሰላም እና የተስፋ መልእክት ነው። ሰዎች እንድንከባበርና እንድንያያዝ እና እንድንተጋገዝ ያስተምራል። ስለዚህ እኔ ገናን እጅግ እወደዋለሁ።

እኔ የምጠቀምበት ስልክ ስማርት ፎን ነው በተለይ አንድሮይድ ስልክ ስርዓት ያለው ይህ አይነት ስልክ ለኔ በጣም ስለሚጠቅመኝ ማለት ነው። ስማርት ስልክ ህይወቴን ቀላል ያደርገዋል በአንድ መሳሪያ መደወል ምልእክት መላክ፣ ኢንተርኔት መጠቀም፣ ፎቶ ማንሳት እና ቪዲዮ መመከት ትቼ እችላለሁ። ይሄ ሁሉ በእጄ ውስጥ መኖሩ በእለታዊ ኑሮ በጣም ህይወቴንም ኑሮዬንም ቀይል አድርጎልኛል። ያንድሮይድ ስልክ ትግባ ተግባራዊነቱ በጣም ከፍተኛ ነው ብዙ ተግባራዊ መተግበሪያዎችን ወይ ማውረድ ይችላል። ለትምህርት፣ ለስራ፣ ለመዝናኛ፣ ለግንኙነት የሚረዱኝን እንደ ዋትሳፕ፣ ቴሌግራም፣ ፌስቡክ እና ዩቲዩብ ያሉ በተግባራዎችን ከሰዎች ጋር እንድገናኝ ያግዘኛል ማለት ነው። ስልኬን ለትምህርት ብዙ እጠቀመዋለሁ። መጽሐፍት ማንበብ፣ መረጃ መፈለግ፣ ማስታወሻ መጻፍ እና ኦንላይን ትምህርትን መከታተል እችላለሁ። በዚህ መንገድ ስልኩ እንደ ትንሽ ኮምፒውተር ይሰራል። ስማርት ስልክ ለመዝናኛም እጠቀማለሁ ሙዚቃ መስማት፣ መመልከት መዝሙሮች ማዳመጥ፣ ፎቶ መነሳት እና አንዳንድ ጊዜ ጨዋታ መጫወት ይረዳኛል። ይሄ በነፃ ጊዜ ልቤን ያረጋጋል ማለት ነው። የምጠቀምበት ስልክ ለኔ ብቻ የመደወያ መሳሪያ አይደለም የመረጃ፣ የትምህርት፣ የመዝናኛና የግንኙነት መሳሪያ ነው በአግባቡ ከተጠቀምኩበት በአግባቡ ስለ ስለምጠቀምበት ህይወቴን የተሻለ እና ቀለል አድርጎልኛል ማለት ነው።

አዎ ታሪክ መናገር እጅግ እወዳለሁ። ታሪክ ለህይወትና ለአእምሮ በጣም ጠቃሚ ነው ብዬ አስባለሁ ታሪክ የተለያዩ አስፈላጊ ሁኔታዎችን እና የሰው ህይወት ልማዶችን ያሳያል ቀደም ብሎ የተከሰተውን ክስተት የሀገር ልማት እና ባህላዊ ባህላዊ እንቅስቃሴዎችን መረዳት ያስችላል ይሄ በእኔ ላይ ስሜት እና አስተዋይነትን ያሳየ ይሰጠኛል ማለት ነው። ታሪክ ከሌሎች ሰዎች ጋር አንድነትና ትምህርትን ያጠናክራል። በታሪክ መንገድ የተከሰቱ የሰዎች ችግር እና የስኬቶቻቸውን ትምህርቶች መማር ያስችላል ከሁሉም በላይ የሰው ባህላዊ ግንኙነትን መርዳት ይረዳል። ማለት ነው ታሪክ እንደ መንፈሳዊ ጉዞ ነው የቀድሞ ጊዜ ሰዎች በእንዴት እንደነበሩና እንዴት እንደተገኙ ማወቅ አሳሳ ማወቅ ይቻላል። ማለት ታሪክ የአእምሮን አዋቂነትና የሰውን ጥበብ ይጨምራል ማለት ነው። ታሪክ የፍልስፍና እና የልምድ አቅም ያስቀምጣል ከቀድሞ ዘመናት ምሳሌዎች መማርና በትክክል ወሳኝ ውሳኔዎችን ለህይወት ሊያደርግልን ይችላልና። እኔ በቀድሞ ጊዜ እንዲያውቅና ለፊት በጥቂት ብቻ ሳይኖር እንዲኖር ያስተምራል። ስለዚህ ታሪክ መንገር እጅግ እወዳለሁ።

አዎ በዝርዝር ነው። በዝርዝር እጽፋለሁ ምክንያቱም ዝርዝር መጻፍ ጊዜን ያድናል ወደ ሱቅ ስገባ ምን እገዛ ምን መግዛት እንዳለብኝ በግልጽ አውቃለሁ? ከመደብር ወደ መደብር መዞር አያስፈልገኝም በፍጥነት እና በተደራጀ ሁኔታ ግዢዬን እፈፅማልለሁ በተለይ ጊዜ ሲጠበቅ በጣም ይረዳል ማለት ነው። ዝርዝር መጻፍ ገንዘብን ይቆጥባል ያልፈለኩትንም ነገር በአይኔ ሲያስደስተኛ ብቻ መግዛት አልጀምርም አልችልም። የምፈልጋቸውን ነገሮች ብቻ ስጽፍ ከተወሰነ በጀት አልፌ አልወጣም ማለት ነው። ይሄ ኢኮኖሚያዊ እቅድ በጣም ጠቃሚ ነው። ዝርዝር መጻፍ ነገሮችን እንዳልረሳ ይረዳኛል አንዳንድ ጊዜ አንድ ነገር በጣም አስፈላጊ ቢሆንም በስውር ውስጥ ልረሳው እችላለሁ። ዝርዝር ካለኝ ግን ሁሉንም ነገር እየፈተሽኩኝ እገዛለሁ ማለት ነው። ይህ ልምድ የተደራጀ ኑሮ እንዲኖረኝ ያግዘኛል ከመግዛት በፊት መቀመጥና ማሰብ ራሴን በእለታዊ ህይወት ትክክለኛ ውሳኔ እንዲልቅ ያስተምረኛል ይሄ ልምድ በሱቅ ብቻ ሳይሆን በሌሎች ጉዳዮችም ይረዳኛል። ወደ ሱቅ ከመሄዴ በፊት በዝርዝር መጻፍ እኔን የሚያረጋጋና የሚያጠናክር ልምድ ነው። ጊዜዬን ያድናል ገንዘብን ይቆጥባል እና ነገሮችን እንዳልረሳ ያደርገኛል። ስለዚህ ከመግዛቴ በፊት በዝርዝር መጻፍ እጅግ እወዳለሁ ማለት ነው።

አዎ ሙዚየም መሄድ እወዳለሁ። ሙዚየም መሄድ በጣም እወዳለሁ ሙዚየም ሲባል የታሪክ የባህል የሳይንስ እና የስነ ጥበብ ቦታ የተሰበሰቡበት አለም ነው። ወደ ሙዚየም ስሄድ ሰው ብቻ ነገሮችን። ነገሮችን እያየ ሳይሆን የቀድሞ ትውልዶችን እንዴት እንደኖሩ ምን እንደተፈጠሩና ምን እንደተማሩ ይረዳል። ይሄም አእምሮ ይከፍታልና ለህይወት አዲስ ሲግተን ይሰጣል ማለት ነው። ሙዚየም ይስጣሉ ካዎች እያንዳንዳቸው የራሳቸው የሆነ ታሪክ አላቸው። አንዳንዶቹ ከብዙ በመቶ መቶ አመታት በፊት የተፈጠሩ ሲሆን አንዳንዶቹ የተለያዩ ህዝቦች ባህልና እምነቶችን ያሳያሉ። እነዚህ ማየት ሰው እንዲያስተውል ያደርጋል አለም እንዴት እንደተቀየረና ሰው ልጅ ምን ያህል ፈጣሪ እንደሆነ ያሳያል። ከዚህ በተጨማሪ ሙዚየም መጎብኘት ለትምህርት በጣም ጠቃሚ ነው መጽሐፍ የተነበበውን ነገር በአይን ማየት ትምህርቱን የበለጠ ያበረክታል። ተማሪዎች በተለይም ሙዚየም ሲጎበኙ ትምህርታቸውን በቀላሉ ይረዳሉና ማስታወሻቸውንም ይበረታል። እኔም ሙዚየም ስጎበኛ አዲስ ነገሮችን መማር እንደምችል አስባለሁ ማለት ነው። ሙዚየም መሄድ ለኔ መዝናኛ ብቻ አይደለም አይምሮዬን ሚያበረታታ ታሪክን የሚያስተምርና ባህልን የሚያከብር ተሞክሮ ነው። ስለዚህ እድል ባገኘው ጊዜ ሁሉ የሙዚየም መጎብኘት እወዳለሁ ምክንያቱም ከእያንዳንዱ ጉብኝት አዲስ ነገር

አዎ ዳቦ ማብሰል በጣም እወዳለሁ። ዳቦ ማብሰል ቀላል የሚመስል ቢሆንም ትዕግስት ትኩረት እና የሚፈልግ ሂደት ነው። ከዱቄት ከህዋና ከአርሾ ከጨው ያሉ ቀላል ነገሮች የሚጀመሩ ድረስ በመጨረሻ ለሰው ሁሉ የማስደሰት መፍጠር መቻል እጅግ ደስ ያሰኛል ማለት ነው። ዳቦ ማብሰል ሲጀመር መጀመሪያ መቃዎችን ማዘጋጀት ያስፈልጋል ዱቄቱን መመተን እርሾን በትክክል መጨመር እና መሃን በመጠን መጠቀም አስፈላጊ ነው። እነዚህ ነገሮች በአንድነት ሲቀላቀሉ ረጅም ጊዜ መማቀር መማ ለረጅም ጊዜ ሲቀላቀሉ ረጅም ጊዜ መውጋት ያስፈልጋቸዋል ይሄም ዳቦው እንዲለምና እንዲስማማ ያግዛል። ይሄ ሂደት ማየት በራሱ ደስ የሚያሰኝ ነው። ከዚህ በኋላ ዳቦውን እንዴ ነፍስ መተው ይኖርበታል ይሄ ጊዜ ትዕግስትን የሚያስተምር ነው። ምክንያቱም ደቦ ፍጥነት አይዘጋጅም እርሾ በራሱ ሲሰራ ዱቄቱን እንዲያበዛ እያደረገው እና ዳቦ ቀለሙን እና ቅርጹን ይቀይራል ይህን ለውጥ ማየት በጣም የሚያስደስት ተሞክሮ ነው። በመጨረሻ ዳቦውን በሰአት ላይ ሲገባ የሚወጣው ሽታ ቤቱን ሁሉ ይሞላል ይህ ሽታ ለሰው ልብ ሰላም የሚሰጥ ነው። እና የተጋገረ ዳቦ መብላት ልዩ ደስታ ያመጣል። ስለዚህ ዳቦ ማብሰል ለኔ መዝናናት ትምህርትና ፈጠራን የሚያካትህ ተሞክሮ ነው። እና በእያንዳንዱ ጊዜ እንደገና ማድረግ እወዳለሁ።

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ጎረቤትነት በሰው ህይወት ውስጥ በጣም አስፈላጊ ነገር ነው ምክንያቱም ከቤተሰብ በኋላ በቅርቡ ምናገኛቸው ሰዎችጎረቤቶች ናቸው። ጥሩ ግንኙነት ሲኖር አካባቢ ሰላማዊውና ደስ የሚያንስኝና የመጣው መንፈስ ያለው ይሆናል። ከጎረቤቶች ጋር ግንኙነት በክብርና በመረዳዳት የመሰረተ ነው ሁል ጊዜ መልካም ሰላምታ መስጠት፣ በችግር ጊዜ እርዳታ መስጠት እና በዳይስታ ጊዜ አብሮ መደሰት፣ ግንኙነታችንን ያጠናክራል። አንዳንድ ጊዜ ነገር ሲያስፈልግ እርስ አንዳንድ ነገር ሲያስፈልግ እርስ በእርስ መበዳደር ወይም መጠየቅ እና አይነት ትስስር የበለጠ ያጠናክራል። በተለይ በአካባቢያችን የሚካሄደው ማህበራዊ ክንውኖች ጎረቤቶችን ያቀራርባል። በበዓላት፣ በሰርግ፣ በለቅሶ ወቅት እርስ በእርስ መጎብኘት የአንድነት ስሜት ያጠናክራል እኔም ከጎረቤቶቼ ጋር በእነዚህ ጊዜያት መሳተፍ እወዳለሁ ምክንያቱም ሰዎችን እንደማይኖሩ ያሳያል እንዲሁም ጥሩ ጎረቤትነት ደህንነትን ይጨምራል አንድ ሰው ቤቱን ሲተው ጎረቤቶቹን መከታተል ይችላል እንዲሁም አደጋችንን በፍጥነት እርዳታ ይሰጣል የእርስ በእርስ መተማመኑን እና ህይወትን የሚያቀልነው ከጎረቤቶች ጋር ያለኝ ጥሩ ግንኙነት ለኔ ሰላም የደስታ እና የአንድነት ምንጭ ነው ስለዚህ ሁል ጊዜ ክብር መተማመን እና መርዳራት በመጠበቅ ጎረቤቶች ጎረቤትነታችንን ማጠናከር አስፈላጊ መሆኑን አምናለሁ

አዎ ለሌሎች ማስተማር እችላለሁ እና ይህንን በጣም እወደዋለሁ ማሰተማር ብቻ መረጃ መስጠት አይደለም ሌሎችን መምህራት ማበርታታትና መብት መስተት ነው። ሰው ነገ ሲያስተምር እርሱን በተመሳሳይ ጊዜ ይማራል። ምክንያቱም ማስተማር እውቀት ያጠናክራልና አእምሮን ያበረታታል። ለሌሎች ማስተማር ችሎታ መኖር ትንሽ እና መረዳት ይጠይቃል። ሁሉም ሰው በአንድ መንገድ አይማርም ስለዚህ አስተማሪ የሚያስተምረውን ነገር ከማስተማሪ ከማስተማር አቅም ጋር ማስማማት ይኖርበታል። አንዳንዶች በየቤት በማየት ይማራሉ ሌላው መስማት ወይም በመሞከር ይማራሉ። ስለዚህ የማስተማር ተለዋዋጭ እና ተግባራዊ መሆን አለበት። እና ሌሎችን ሲያስተምር ቀላል ቃላት መጠቀም እና እመርጣለሁ ምሳሌ ምሳሌዎቼን በብዛት እጠቀማለሁ ጥያቄ እንዲጠይቁኝ አበረታታቸዋለሁ። ይህ ተማሪዎች ያልገባቸውን ነገር በነጻነት እንዲጠይቁ ያደርጋል እንደዚሁም ስህተት መስራት የመማር ክፍል መሆኑን እገልጻለሁ ምክንያቱም ስህተት ያለው መማር አይኖርም። በተጨማሪ ለሌሎች ማስተመር ራስን መቆጣጠር እና መጋቢያ መዘጋጀት ይፈልጋል። አስተማሪ የሚያስተምረውን ነገር በጥልቀት መረዳት አለበት እንዲሁም ተማሪዎች ምን እንደሚፈልጉ መገንዘብ ይጠበቃል። ይህ ትምህርቱን የተሻለና የሚያስታውቅ ያድርገዋል። በአጠቃላይ ለሌሎች ለማስተማር ለኔ ታላቅ እከዛም የሚሰጥ ተሞክሮ ነው አንድ ሰው ያልተረዳውን ነገር ሲረዳ ማየት ችሎታው ሲያድግ ማየት በጣም ደስ ያሰኛል። ስለዚህ እድል ባገኝ ጊዜ ሁሉ እውቀቴን ለሌሎች ማካፈል እፈልጋለሁ። ምክንያቱም እውቀት ሲካፈል ይመዛል።

አዎ ሹራብ መስራት እችላለሁ እና ይሄንን ስራ በጣም እወደዋለሁ ሽሩብ መስራት ብቻ የእጅ ስራ አይደለም ትግስት፣ ትኩረትን ፈጠራ የሚፈልግ የስነ ጥበብ ሂደት ስለሆነ ማለት ነው ሹራብ መስራት ሲጀመር መጀመሪያ እቃዎችን መምረጥ ያስፈልጋል የክር አይነት ቀለም እና መርፌ መጠን የመጨረሻውን ጥይት ይወስናል ከዚህ በኋላ መጀመሪያ ጭራ መጀመር መቀጠል እና ቅርጽ መፍጠር ይጀምራል ይሄ ሂደት ትኩረት ይፈልጋል ምክንያቱም ትንሽ ስህተት እንኳን ቅርጹ ሊቀይር ይችላልና ማለት ነው ሹራብ መስራት ትዕግስት ያስተምራል አንድ ሹራብ በአንድ ቀን አይጠናቀቀም ቀን በቀን ትንሽ ትንሽ መስራት ይፈልጋልይህ ሂደት ሰው እንዲረጋጋ ያደርጋል፤ ጭንቀትንም ይቀንሳል ብዙ ሰዎች ሹራብ መስራት እንደመዝናኛ ይጠቀሙበታል ምክንያቱም አእምሮን የሚያረጋጋ ስለሆነ ማለት ነው እንዲሁም ሹራብ መስራት ፈጠራን ያበረታል ያበረታታል ሰው የራሱን ልሽፈህ መፍጠር ይችላል ቀለሞችን በፍላጎት መቀላቀል ይችላል እና ሌሎች ሰዎች ተስማሚ የሆነ ልብስ መስራት ይችላል። በተለይም ለህፃናት ወይም ለቤተሰብ አባላት ሹራብ መስራት ፍቅርን የሚያሳይ ስጦታ ነው ብዬ አስባለሁ። ሹራብ መስራት ለኔ ተግባራዊነትን ፈጠራና ትግስትን የሚያጣምር ክህሎት ነው። ከእጅ የወጣ ሹራብ ሰው ሲለብስ ማየት ታላቅ ደስታ ይሰጠኛል ስለዚህ እዚህ እድል ባገኝ ጊዜ ሁሉ ይሄንን ስራ መቀጠል እፈልጋለሁ